የቪዲዮ ጥሪዎች አሁን እየተለመዱ ናቸው። ከቤተሰብ ጋር መገናኘት ጥቅም አለሁ። ባይ ደስ ይለኛል በስልክ ብቻ ከማውራት የተሻጠ ነው። አንዳንድ ጊዜ የስራ ስብሰባዎችን በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናሉ። ጥሩ በይነመረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቋረጣል። ወይም ድምጽ ድምፁ መዘግየት ይኖረዋል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል። ሰዎችን በእይታ ማየት ግንኙነትን ያጠናክራል። ይህን ዘመናዊ ህይወት አካል ነው።

ምሽት ላይ ዜና እመለከታለሁ። ምን እየተፈጠረ እንደሆነ ሆነ ማወቅ እወዳለሁ። ሀገር ውስጥና ውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው። ሌሎች አሳዛኝ ናቸው። የአየር ሁኔታም መረጃም ይሰጣሉ። የስፖርት ውጤቶችም እወዳለሁ። ጋዜጠኞች መረጃ ያብራሩና አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዚያ እረፍት ይሄዳል።

ሳምንት ውሃ እጥረት አለ፣ በየቀኑ አይመጣም። በቦታው ላይ መምላት አለብን፣ ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጄሪካኖችን እና ባልዲ ማዘጋጀት አለብን። ሁሉም ጎርቤቶች ይመጣሉ። ረጅም መስመር ይፈጠራል፤ መጠበቅ ይሰለቻል፣ ግን ምርጫ የለም። ውሃ ላይ፤ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል፣ ለማጠብ እና ለማብሰል እንጠቀማለን። በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ።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

የቪዲዮ ጥሪዎች አሁን የተለመዱ ናቸው። ከቤተሰብ ጋር ለመገናኘት እጠቀማለሁ። ፊታቸውን ማየት ደስ ይለኛል። በስልክ ብቻ ከመውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችም በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይኖራሉ። ጥሩ የምእየነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቆራረጣል። ወይም ድንጹ መዘግየት ይኖረዋል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል። ሰዎችን በእይታ ማየት ግንኙነትን ያጠናክራል። ይህ ዘመናዊ የህይወት አካል ነው።